ሃሎ ኮፍያ ማድረግ ትወዳለህ ወይ? እውነት ለመናገር ኮፍያ ማድረግ አልወድም ማለት እችላለሁኝ ግን ብዙ ሰዎች ኮፍያን የሚጠቀሙ ሰዎች አሉ። አንዳንዶቹ ለመዝናኛ ወይም ደግሞ ለውበት አድርገው የሚወስዱት አሉ። አንዳንዶቹ ከፀሀይ መከላከያ ነው ብለው የሚወስዱ ሰዎች አሉ። አንዳንዶቹ መዘነጫ ነው ብለው የሚወስዱ ሰዎች አሉ። እንደየሰዎች ሊላይ ይችላል ኮፍያ ደግሞ የተለያየ ነው የጨርቁ ኮፍያ አለ የቆዳ ኮፍያ አለ እንደዚሁ ደግሞ ከሰሌን የሚሰራ ኮፍያ አለ። ክፍለ ሀገር ላይ ወይ ደግሞ ወደ ገጠራማ አካባቢ ኮፍያን በተለይ ከፍተኛ የፀሀይ ሙቀት በሚፈጠርበት አካባቢ ወደ ታህሳስ ጥር የካቲት መጋቢት እስከ ግንቦት ድረስ ብዙ ገበሬዎች የሰሌን ባርኔጣ ወይን ደግሞ ኮፍያን ይጠቀማሉ። ምክንያቱም በዚህ ወራት ከፍተኛ የሆነ የአካባቢ ሙቀት ስለሚጨምር ማለት ነው ወደ ቆላማውና በረሃማ አካባቢዎች በብዛት የሙቀት መጠን እየጨመረን የሚሄደው በዚህ በእነዚህ ወራት ስለዚህ በዚህ ጊዜ ሰዎች ብዙ ጊዜ ባርኔጣ ወይም ኮፍያ ከሰሌን የሚሰራው ሰፊ ኮፍያን ይጠቀማሉ። ለዚህ ደጋማ አካባቢዎች ላይ ደግሞ ኮፍያ የክር ኮፍያዎችን ይጠቀማሉ ወይም ከሹራብ የሚሰሩ ኮፍያዎችን ይጠቀማሉ። ምክንያቱም ይሄ ኮፍያ ሙቀትን አምቆ ስለሚይዝ በወቅቱ በጣም ከፍተኛ የሆነ ሙቀት የሚፈጠርበት ቦታ በቅዝቃዜ የሚፈጠርበት ቦታ ስለሆነ ሰውነታቸው ሙቀትን ይፈልጋል ያንን ሙቀት ደግሞ ለመሳብ ብዙ ሰዎች ኮፍያን የክር ኮፍያን ይጠቀማሉ ማለት ነው። ስለዚህ ኮፍያ እንግዲህ እንደ ሁኔታው ሰዎች ሊጠቀሙት ይችላሉ። በእኔ በኩል ግን ኮፍያ አልወድም ማለት እችላለሁ። አንደኛ ሙቀት ያስቸግረኛል ሙቀት በሚፈጠርበት ሰዓት ላይ ራስ ምታት ይኖረዋል ስለዚህ ያንን ስለማልፈልግ ኮፍያ አለብስም ማለት እችላለሁኝ። ግን ምናልባት በጣም ወሳኝ የሚባል የሆነ ፕሮግራም ሲኖር ምናልባት ኮፍያ ከመነፀር ጋር አንድ አይነት ልለብስ እችላለሁ ብዬ አስባለሁ። ከዚህ በፊት ግን ብዙ ሞክሬው አላውቅም። በሆነ አጋጣሚ ላይ ግን የክር ወይም የሹራብ ኮፍያወች ነበሩኝ ከዛሬ ሶስት አራት አመት በፊት በተለይ ክረምት ወቅት ላይ ወደ ደጋማ አካባቢው ለችግር በመንቀሳቀስበት አጋጣሚ የራስ ቅሌን እንዲሞቀኝ ስለምፈልግ በዛ አጋጣሚ ኮፊያዎችን የለበስኩበት አጋጣሚዎች አሉ። ማለት እችላለሁ ስለዚህ በአጠቃላይ ኮፍያ እንደየሰው ልምድ እና ሆቢ ሊወሰን ይችላል። እንጂ በኔ በኩል ግን ኮፍያን አልጠቀምም

የቅጥር ሂደትህ እንዴት ነው? እሺ መልካም ጥሩ ጥያቄ ነው ይሄ። እንግዲህ ሰው ተምሮም ሊሆን ይችላል ሳይማርም ሊሆን ይችል ይሆናል በተለያየ የስራ ሙያ ወይም ደግሞ የስራ መስክ ሰዎች ሊቀጠሩ ይችላሉ። ስለዚህ እኔ ለመጀመሪያ ጊዜ የዲፕሎማ ሰርተፊኬቴን በመምህርነት ሙያ ከያዝኩኝ በኋላ አንድ ጉራጌ ዞን የሚባል አካባቢ ላይ የመምህርነት ሙያ ወይም በመምህርነት ሙያ መስክ መታወቂያ ስለነበረ በዛ መስክ ተወዳድሬ ጥሩ ውጤትም ስለነበረኝ በዛ ውጤትና ባለኝ ችሎታ መሰረት ፈተና ተፈትነን አለፍንና ወደ ወረዳዎች ተበተንን ማለት ነው። ወረዳ ገባሁ ወረዳ ላይ እንደገባሁኝ ጥቂት ለአንድ ወር ወይም ከለሁለት ወር አካባቢ ከቆየሁኝ በኋላ መጀመሪያ የተመደብኩበት ትምህርት ቤት ከዛ የእድገት አሉና ወደ ሃይስኩል የፊዚክስ መምህርነት እና ባዮሎጂንም ደርቤ እንድሰራ ወደዛ ተዘዋወርኩኝ ማለት ነው። ከዛ አራት አመት ከሰራሁ በኋላ በዛው በፊዚክስ የመጀመሪያ ዲግሪዬን በዛው የትምህርት መስክ ቀጠልኩኝ ያንን ከጨረስኩኝ በኋላ ቀጥታ ወደ አዲስ አበባ መጣሁ አዲስ አበባ እንደመጣሁኝ ለመጀመሪያ ጊዜ የተቀጠርኩት የግል ትምህርት ቤት ነው። በዛ ትምህርት ቤት ውስጥ ለሁለት አመት ከስምንት ወር ከአካቢ ላይ ሰራሁኝ። ከዛ ሌሎች ሙያ ነክ ነገሮችን ለመማር ሞከርኩኝ የፊኒሺንግ ወይም ደግሞ የኮንስትራክሽን ፊኒሺንግ ሙያን ሰለጠንን ከጎደኞቼ ጋር በመሆን ከዛ በኋላ ሰርተፊኬቱን ያዘን ለአንድ አመት ከሰለጠንን በኋላ በዛ ሙያ ትንሽ እንሰራለን አለና ከጓደኞቼ ጋር በመተነጋገር ከመምህርነት ሙያ ወጣን ወደ ሚያዝያ አካባቢ ማለት ነው። ከዛ በኋላ እንግዲህ ያጋጠመን የስራ ላይ ፈተና በጣም ከባድ የሚባል ፈተና ገጠመን ስራ ማግኘት አልቻልንም በሰአቱ ከዛ ያሰራን ነበረው ሰብ ኮንትራክተር ክፍያ በወቅቱ ሊከፍልልን አልቻለም ተቸገርን የቤት ክራይም መክፈል ተቸገርን። ምግብ በሰአቱ መመገብ ተቸገርን ስለዚህ ያንን ወቅት እንደምንም መሻገር ነበረብኝ ከሰዎች ጋርም ቢሆን ከዘመዶቼ ጋርም እየተነጋገርን በተወሰነ ብር እንዲልኩልኝ በማድረግ ያንን ክረምት አሳለፍን ልክ መስከረም ሊጀምር አካባቢ ላይ አንድ በአንድ ጓደኛ አማካኝነት ሌላ ትምህርት ቤት ተብላ አደርኩኝ እና አለፍኩኝ እዛ ትምህርት ቤት ከዘጠነኛ ክፍል እና አስራ ሁለተኛ ክፍል የፊዚክስ መምህር ሆኜ ተቀጠርኩኝ። ከዛ እዛ ትምህርት ቤት ውስጥ ለአራት አራት አመት ከምናምን አካባቢ ኦልሞስት ወደ አምስት አመት አካባቢ ለዛ ቆየሁኝ። ልክ ከኮቪድ መልስ ሁለት ሺህ አስራ ሶስት ህዳር ወር ህዳር መጨረሻ አካባቢ ላይ በፈረንጆቹ ዲሴምበር መጀመሪያ አካባቢ ላይ ሌላ ትምህርት ቤት ቅጥር ፈጸምኩ ማለት ነው። እና እዛ አሁን እየሰራሁበት የሚገኘው ትምህርት ቤት ለመጨረሻ ጊዜ ከአምስት አመት በፊት ማመልከቻ አስገብቼ ተወዳድሬ ጥሩ ፐርፎርም አድርጌ በመምህርነት በፊዚስ መምህርነት ሙያ እዛ እየሰራሁ እገኛለሁኝ። እንግዲህ የቅጥር ህይወት በጣም አስቸጋሪ ነው ገንዘብ የሚገኝበት አይነት አይደለም። ምናልባት ለ የተወሰኑ የወር ፍጀቷ ለመሸፈን ያክል በህይወት ለመቆየት ለመኖር አንዳንድ ጊዜ ደግሞ ምናልባት አስፈላጊ የሚባለውን ቤዚክኔድን ቤት ኪራይን ለመሸፈን ምግብ የምግብ ወጪ ለመሸፈን እና አልባስ የልብስ ወጪ ለመሸፈን እንጂ ከዛ የዘለለ ጠቀሜታ ያለው ገንዘብን እያገኘንበት አይደለም አሁን ላይ የተለያዩ ስራዎችን ለመስራት ጥረት እያደረኩ ነው። እንግዲህ ጌታ ቢፈቅድ በቅርብ ጊዜ ውስጥ ወደ ሌላ የግል በግሌ ሌላ የስራ መስክ እፈጥራለሁ ብዬ አስባለሁ በአጠቃላይ የቅጥር ህይወቴ የቅጥር ሂደቴ ይሄን ይመስል ነበር ማለት እችላለሁኝ። ቆንጆ ጥያቄ ነበረ ያስተናገድኩህ አመሰግናለሁ።